ርዕሳችን የሚለው ሰዎችን እንዴት ታስተዋውቃለህ ነው? የተለያዩ ሰዎችን ማስተዋውቅበት መንገዶች አሉ። ያ ማለት ይሄኛው ሰው ከዛኛው ሰው ጋር የመተዋወቅ ፍላጎት አለው ወይ? ወይ መጀመሪያ እጠይቃለሁ ምክንያቱም ፍላጎት ሳይኖረው ተዋወቅ ብዬ ብለከው ዋጋ ቢስ ነው የሚሆነው። ስለዚህ ፍላጎት ካለው ሄዶ እርስ በእርስ እንዲተዋወቁ አደርጋለሁ። ሁለተኛ ደግሞ ምንድነው የማደርገው? ምን አይነት ፍላጎት አለው ወይ? እጠይቃለሁ ያ ማለት የተለያዩ ፍላጎቶች ሊሆኑ ይችላሉ። ለምሳሌ አንድ ሰው ከሌላ ሰው ጋር በስራ ጉዳይ መተዋወቅ ሊፈልግ ይችላል። ወይም በሌላ መንገድ መተዋወቅ ሊፈልግ ይችላል ስለዚህ አይታወቅም። የሚተዋወቅበት መንገድ ስለዚህ መጀመሪያ የማደርገው ነገር ምንድነው? ይሄ ልጅ እንደዚህ አይነት ነገር ይፈልጋል ወይ ብዬ እጠይቃለሁ። እና ልክ ያ ነገር ልክ እንደፈለገ ከገባኝ ሄጄ ምንድነው የማደርገው ሁለቱን አስተዋውቃለሁ ማለት ነው። ስለዚህ። ምን አይነት ብዙ አይነት የትውውቅ መንገዶች አሉ የመጀመሪያው ትውቅ መንገድ ምንድነው? አንድ ሰው ከአንድ ሰው ጋር ምንም ሳይተዋወቅ ጊዜም ሚተዋወቀው ነው። ያ ማለት ለምሳሌ እኔ አንደኛውን ሰው አላውቀውም እንበል ወይም ከዚህ በፊት አይቼው አላውቀውም እንበል። ስለዚህ ምንድነው የማደርገው? ሄጄ ያን ሰውዬ ለመተዋወቅ እሞክራለሁ። ማለት አይቼው ማላቅ ከሆነ ወይም ደግሞ ከዚህ በፊት ተገናኝተን የመገናኘት ባህሪ ከሌለን። አዲስ ነው የሚሆነው ስለዚህ ከባድ ነው የሚሆነው። ምክንያቱም ለምሳሌ እኛ ትምህርት ቤት ስንሄድ ህፃን እያለን በጣም ከባድ ነበረ እንትን ለማለት ለመላመድ አዲስ ትምህርት ቤት እንደሚሄድ የሚያስጠላ ነገር የለም። ያ የሆነበት ምክንያት አዲስ ስለሆንን ነው። የገባንበት ቦታ ጋር አዲስ ስለሆንን እኛ እንፈራለን። ስለዚህ ምንድነው መሆን ያለበት መጀመሪያ? መረጋጋት አለብን አዲስ ሰው ለመተዋወቅ መጀመሪያ መረጋጋት አለብን። ሁለተኛ ደግሞ ራሳችንን እናውቀዋለን ወይ ብለን መጠየቅ አለብን። ያ ማለት ራሳችንን እናውቀዋለን ማለት ለምሳሌ አንድ ሰው ስለራሱ በጣም ብዙ ነገር የማያውቀው ሊኖር ይችላል። ወይም ሌላ ሰው ሊኖር አንተ ስዕል ላይ እኮ ጎበዝ ነህ ለምሳሌ ስዕል እየሳለ ስዕል ላይ እኮ ጎበዝ ነው። ቢባል ይሄ ላይክ ሰው ነግሮት ነው እንጂ ስለራሱ አውቆ አይደለምና። በተፈጥሮ ደግሞ እኛ የሰው እኛ ባህሪ አለን ምን አይነት ባህሪ አለን? ራሳችንን ዝቅ እናደርጋለን እንደዚሁ ዝም ብለን ራሳችንን ዝቅ እናደርጋለን እና እንደዛ መሆን የለበትም። ራሳችንን ከፍ ከፍ ማድረግ አለብን። ስለዚህ የመጀመሪያው ነገር ማደርገው ይሄኛው ልጅ ስለ ስለራሱ ያውቃል ብዬ እጠይቃለሁ። ስለራሱ ያውቃል ወይ? ማለት ስለራሱ የተለያዩ ባህሪዎች አሉት። የተለያዩ ራሱን የሚገልጹት የተለያዩ እንትኖች አሉት ስለዚህ እንደዚህ አይነት ነገሮችን ከራሱ አውጥቶ ለሰው ይገልጻል። ወይ ሁለተኛው ትውውቅ መንገድ ደግሞ ምንድነው? ቤተሰብ ጋር ለምሳሌ ቤተሰብ ጋር ስንሄድ። እንዴት ነው ከቤተሰብ ጋር ልንተዋወቅ የምንችለው? ምክንያቱም ያጎት ያጎት ልጅ ያክስተ ልጅ ቅርብ ቅርብ የዘመድ ሆነን እንኳን ለራሱ ማንተዋወቅባቸው በጣም ብዙ። መንገዶች አሉ ያ የሆነበት እንግዲያስ ምንድነው? በቃ እኛ እንፈራለን ወይም ቤተሰቦቻችን እንደዚህ አይነት እድል አይሰጡንም። እንደዚህ አይነት እድል አይሰጡንም ማለት ከሰዎች ጋር እንድንተዋወቅ አያደርጉንም። ስለዚህ ምንድነው ማድረግ ያለብን? ከሰውየው ጋር ሄደን ድፍረት ድፍረት መኖር አለበት። ምክንያቱም ድፍረት ከሌለን የሆኑ ነገሮች ላይ ዝም ብለን ካለፍን። ምንም ራሳችንን ነው የምንጎዳው። ምክንያቱም ድፍረት መኖር አለበት። ድፍረት ስንል እንዴት? ነው እኛ ያን ሰውዬ አጠገቡ ሄደን የመተዋወቅ አቅም አለን ወይ ብለን ራሳችንን እንጠይቃለን። አቅም ካለን አዎ ሄደን እንትን እንላለን አቅም ከሌለን ግን ምንድነው የምናደርገው? በሰው በሰው እንሄዳለን በሰው በሰው እንሄዳለን ማለት እንዴት ነው? ለምሳሌ እኔ የሆነ ሰው መተዋወቅ ብፈልግ ሂድና እንደ አስተዋውቀኝ። ከዛ እሱም ሄዶ ያስተዋውቀኛል ያ ማለት ሶስተኛ አካል እኛ ጋር ተቀላቀለ ማለት ነው። ይሄ የሚሆንበት ምክንያት ምንድነው? ምክንያቱም እኔ በተፈጥሮ አብዛኛው ሰው ደግሞ ፈሪ ነው ማለት ፈሪ ነው ማለት። አስተዳደጉ ኢትዮጵያ ውስጥ በተለይ በኢትዮጵያ ማህበረሰብ። ሲያድግ እንዴት ሆኖ ነው ያደገው? ነገሮች ላይ ፈሪ እንዲሆን አድርጎ ፈሪ ነገሮችን በቃ እንዲፈራ ሆኖ ነው ያደገው። ስለዚህ ምንድነው? ልክ ይሄ በሚሆንበት ጊዜ ሰዎች ሄደው ለመተዋወቅ ይፈራሉ። እና እንደዚህ በሚሆንበት ጊዜ ምንድነው የሚደረገው? አይ እኔ እኮ እንደዚህ እንደዚህ አይነት ነገር ፍርሃቶች አሉኝ። ስለዚህ እንደዚህ አይነት ነገሮች ሊያጋጥሙኝ ስለሚችሉ እንደዚህ አይነት ነገሮችን እንዴት አድርጌ ልቅረፋቸው ብሎ ያስባል ወይም ሊናገር ይችላል። ከዛ እኔ ምንድነው የማደርገው? ሄጄ አይ ምንም ችግር የለም። ምክንያቱም ሰው መተዋወቅ በጣም ብዙ ብዙ ብዙ ጥቅም እናገኛለን። የመጀመሪያው ሰው በመተዋወቅ የምናገኘው ጥቅም የመጀመሪያው ምንድነው? የስራ እድል እናገኛለን። ሁለተኛው የእሱን ባህሪ ልናቅ እንችላለን። ትምህርት ትምህርት ነክ ነገሮች ልናውቅ እንችላለን። ግዴታ ስራ ብቻ መሆኑ የገንዘብ ማግኛ መንገዶች ልንል ምክንያቱም እሱ ብዙ ነገር አሳልፏል ብዙ መንገድ ስላሳለፈ ከእኛ የተሻለ እውቀት አለው። እሱ ስለዚህ መጀመሪያ ማድረግ ምንድነው? ከእኔ የተሻለ እውቀት አለው ወይ? ወይም እውቀት እንኳን ባይኖረው አንድን ሰው ለምሳሌ ጓደኛ ለማድረግ ምን የሚባል አባባል አለ መሰለህ? ጓደኛህን ሊያጮና ከአስር አመት በኋላ ያለህን እንትን እነግርሃለሁ ይባላል። ያ ማለት አንተ ባህሪ የሚወሰነው ከምትውሏቸው ጓደኞች ጋር ነው። ስለዚህ እነዛ ጥሩ ናቸው መጥፎ ናቸው